በገበያ ዋጋ መደራደር ትችላለህ ወይ? ለሚለው እንግዲህ ገበያ ስንል እንግዲህ ብዙ ጊዜ የሚያስፈልጉንን ነገሮች ለመግዛት የምንጠቀምበት ቦታ ነው። ያንን ስናደርግ እንግዲህ ዋጋ ላይ አንዳንድ ጊዜ ውድ ሊሆንብን ይችላል። ዋጋ ሊጨምር ይችላል ስለዚህ መደራደር ወይም ደግሞ እኛ ወደምንፈልገው ዋጋ እንዲቀርብልንና መግዛት እንድንችል ድርድር ያስፈልጋል ማለት ነው። ነገር ግን ይህንን ሁሉም ሰው ተደራድሮ መግዛት ይችላል ማለት አይደለም። ምክንያቱም ራሱን የቻለ ችሎታ ስለሆነ ማለት ነው። ስለዚህ መደራደርን እኔ በበኩሌ ምርጫ አደርጋለሁ ብዙ ጊዜ ተደራድሬ ነው የምገዛው። ነገር ግን ብሩ ትንሽ ከሆነና ብዙ ጭቅጭቅ ካልፈለኩኝ በተባለው ዋጋ ገዝቼ ወደ ቤቴ እመለሳለሁ ማለት ነው።

ከቤትህ ስራ ምን ያህል ይርቃል? ይላል እንግዲህ ስራችን ስንሰራ ብዙ ጊዜ ከቤታችን ራቅ ባለ ቦታ ሄደን ነው የምንሰራው ስለዚህ ሩቅ ነው ለማለት ያስችላል። ነገር ግን በአንዳንድ አጋጣሚዎች ቅርበት ኖሮት እንድንሰራ የምንፈልግ ጊዜ ቤት እዛው አካባቢ በመከራየት ወይም ደግሞ በመፈለግ እና በመኖር ስራችን በቶሎ ለማከናወን እና የጊዜ ቁጠባን ለማድረግ ይረዳናል። ማለት ነው ስለዚህ ቤት ከስራ በሚቀርብበት ጊዜ እንደ ጥሩ ነገር ልናየው እንችላለን ማለት ነው። ከዛ በተጓደኝ ቅርበቱ እንዳ እንድንዘናጋም ሊያደርገን ስለሚችል ይህንን ከግምት ውስጥ ማስገባት ይኖርብናል። ከዛ በተረፈ የትራንስፖርት ወጪና ሌሎች ድካሞችን ከጉዞ ጋር የተያዙትን ሊቀንስልን ይችላል ማለት ነው።